እኔ ብዙ ጊዜ ፎቶዎችን ማስቀመጠው በብዛት ስልኬ ላይ ነው። ብዙ ጊዜ የራሴን ፎቶዎች ሊሆኑ ይችላል። ሌሎች ሰዎችንም አብሬ ማች የምንሰጣቸውም ሰዎች ሊሆን ይችላል። የብዙ ነገሮችን ፎቶ ማስቀመጥ ያው ስልኬን ላይ ነው ብዙ ጊዜ። አንዳንድ ጊዜ ደግሞ የድሮ ፎቶዎች ምናምን ደግሞ ያው የራሱ ማስቀመጫ አላቸው። እንደ ፍሬም እንደ ፍሬም ማለት እንደ ፍሬም አይነት። ያው እነሱን ደግሞ ያው በልጅነታችን የተነሳናቸውን ፎቶዎች በካሜራ ማለት ነው። በካሜራ ተደርጎ የተነሳናቸውን ፎቶዎች እነሱም ያው በፍሬም ይቀመጣል። አሁን ለምሳሌ እኔ ብዙ በተለይ ንግግር የምነሳቸው በቃ በጣም ልጅ ልጅ ልጅ ልጅ ስንጀምር በጣም ነው የምንነሳው ልጅ እያለን እንደምንነሳው ላይ አንነሳም በተለይ በብዛት እንደውም ወንድ ብዙ ጊዜ ፎቶ አይነሳም። ያው በልጅነቴ ነው እኔ ይሄን ብዙ ጊዜ በጣም ያለኝ በልጅነቴ ነው። በጣም ብዙ ፎቶዎች ነበሩኝ። በጣም አንዳንዴ ጊዜ እንግዲህ በእንደ ቤተሰብ ተሰብስበን ምናምን። እንትን እንላለን ማለት ነው ይሄ እንደዚህ ፎቶዎችን ምናምን እናያለን በቃ እንደ ትዝታ ነገር ነው። የሆነ በድሮ ጊዜ አሉ የድሮ አያቶቻችንን ልንናይ እንችላለን። አጎቶቻችንን በቃ ወላጆቻችንን ምናምን በድሮ ፎቶአቸው ምናምን። ምን እንደሚያስሉ ምናምን በቃ በጣም ደስ የሚል ነገር ነው። ያኔ ወጣት እያሉ ነው ያክል እና ደግሞ ያኔ እኛ በጣም ትንሽ ልጅ እያለ ሊሆን ይችላል አላስ ልጆች እያለን ሊሆን ይችላል። በቃ በጣም ብዙ ፎቶዎች እነሱን እየየን እንደሰታለን በጣም ፈታን እንዳለ በቃ በእነዚህ አይነት መንፈሶች ማለት ነው። እና ያው አሁን ላይ ግን ያው ብዙ ጊዜ ያው ፎቶ ላይ እንትን ላይ ነው የምናስቀምጠው ስልካችን ላይ ነው የምናስቀምጠው። በተለይ አሁን ላይ የምንነሳቸውን ፎቶዎች ማለት ነው። አሁን ላይ የምንነሳቸውን ፎቶዎች ያው የምናስቀምጠው ስልካችን ላይ ነው። ከስልክ የትም አይሄድም። ያው ለማሳጠብም ያው ብዙ ጊዜ እንትን አይደለም አይደል የምናሳጥበውም አይኖርም። በዛው በቃ ስልካችን አንስተን ፎቶውን እዛ ፎቶ ላይ ሳንደልተው እናስቀምጣለን በቃ እንደዛ ነው ማለት ነው። የሚሆነው።

ዳቦ ማብሰል እኔ እንትን ብዬ አላውቅም ዳቦ ጋግሬ አላውቅም ግን ያው ስቴፑን አውቃለሁ ያው በነገር ያው ስለ ሲሰራም ስለማይ ሲጋገርም ስለማይ ያው መጀመሪያ እንግዲህ ያው እንደምናደርገው መጀመሪያ ላይ ሊጡን እንትን አለ መጀመሪያ ዱቄት ነው ፎርኑ ዱቄት እንገዛለን። ከዛ ፎርኑ ዱቄቱን በደንብ አርገን በውሃ ሳይቀጥንብን ጠብ እያደረግን እናቦክዋለን ያንንም አዛን ካቦካን ቦኋላ ያው ሊጡ ኩፍ አንዲልልን ዳቦ ኩፍ አንዲል ማለት ነው ሊጡ እርሾ እንጨምርበታለን። አስፈላጊ የሆኑ ቅመማ ቅመሞች የብዙ ቅመም እንኳን ይገባል ብዬ አላወራም ግን መብዛት በብዛት ምንጠቀመው ወይ ወደ ዳቦ ጥቁር አዝሙድና ሰሊጥን ነው ሰሊጥ ጥቁር አዝሙድ ውስጥ ውስጡን ምናምን ይገባል ሰሊጥ ደግሞ ከላይ ከላይ ነጯ ፓርት ሰሊጥ ነች። በጣም ደስ የሚለኝ ነገር ነው ሰሊጥ በጣም ነው የምወደው። ጥቁር አዝሙድ እንኳን ብዙም ደስ የሚለኝ ሰው አይደለም። ባይገባ እንደ ዳቦ ብዙም ደስ ይለኛል ሲገባበት ዳቦ ብዙም ማነው ጥቁር አዝሙድ ሲገባበት ብዙ ደስ አይለኝም ሰሊጥ በጣም ነው ምወደው በተለይ ፍርኑ ዳቦዎች የሚባሉት ከሱቅም ሚገዙት ዳቦዎች እነሱ ላይ በጣም ነው ደስ የሚሐኝ እንደው ከላይ በደንብ አለ ሰሊጡን እና በጣም በጣም ጣፋጭ ያረገዋል ማለት ነው። ከዛ በቃ ያ ሊጡ እንትን ካለ ቦኋላ ወይ ሰሊጥ ወይ ደግሞ ጥቁር አዝሙድ ካስገባን ቦኋላ ፓትራ ውስጥ ነው የምንጨምረው። የዳቦ መጋገሪያ ውስጥ ማለት ነው። የዳቦ መጋገሪያ ውስጥ እንጨምራለን ያው ሰዓት ተይዞ ከእዚ እስከ እንስሳት እስከዚህ እስከዚህ ሰዓት ምናምን ሊጡ እንትን ይላል ይከታታል ከዛ ሰዓቱ ሲደርስ ይወጣል ማለት ነው። እና በቃ በጣም አሪፍ ነው የሚሆነው ብዙ ጊዜ ያው በእንትን ነው የማውቀው በቤቱ ድፎ ዳቦ የሚባለው በእሱ እሱ በብዛት ሲሰራ ስለማይ በዛ ነው ስቴፑን የማውቀው ማለት ነው እና ያው እንግዲህ እኔም አንድ ቀን እንግዲህ ያው ስቴፕ መያዝ ብቻ ሳይሆን ያው አንድ ቀን እኔም ችዬ እንግዲህ ምሰራበት ጊዜ ሊኖር ይችላል። ያው እንትኑን ፕሮሰሱን ወይም ደግሞ ደረጃውን ብቻ ማወቅ ስላልሆነ ደረጃውን ብቻ አዉቄ አሁን መስራት አልችልም። እያንዳንዱን ነገር ሊጡን ማቡካት ከሊጡ ማቡካት ጀምሮ እስከ መጋገር ያለውን ድረስ መሞከር እፈልጋለው ያው ቤተሰቤንም ያው በተለይ አያቴን ሴት አያቴን እንግዲህ አስለምጂኝ ማለት እፈልጋለው ይሄን ነገር። ምክንያቱም ያው አንድ ሙያ መውቅ ራሱ አንድ ቀላል ነገር አይደለም ለብዙ ነገር ይጠቅማል። የተለያዩ ምግቦች መስራት ምናምን በጣም አሪፍ ነገር ነው በጣም የሚጠቅም ነገር ነው። ወደ ቤት ላይ አይታወቅም ያው ለራሳችን መዘጋጀት ነው ያለብን። ቀድመን እንዴት ምግብ እንደሚሰራ ባውቅ እንዴት ዳቦ እንደምጋገር ባውቅ እኔ ቢጠቅመኝ ነው እንጂ አይጎዳኝም ለዛ ትንሽ ወደፊቱም እንዲጠቅመኝ ያው ብለምድ አሪፍ ነው አሁን ጀረጃዉን ነው ለጊዜው የማውቀው ማለት ነው እና በቃ እንደዚህ ነው።

በቀን የምጠጣው ውሃ እንደሁኔታው ነው። አንደኛ ነገር እንደ ሁኔታው ማስቀመጥ እፈልጋለሁ እዚህ ጋር ያው እኔ ተማሪ ስለሆንኩኝ። ትምህርት ቤት በምሄድበት ጊዜ እንትን ነው። ከሰኞ እስከ አርብ ማለት ነው ቅዳሜም ሄዳለሁ ያው ከሰኞ እስከ አርብ ብንወስድ። ጾም እኮ አሁን ላይ ጾም ስለገባ ነው። ጾም ያልሆነ ሰዓት ላይ አንድ ሊትር ይዤ እሄዳለሁ ማለት ነው። እዛ ትምህርት ቤት አንድ ሊትር ይዤ እሄዳለሁ። ከዛ በኋላ አንድ ሊትር ይዤ ከሄድኩኝ በኃላ ያው እኔ ብቻ አልጠጣም። ጓደኞቼ ምናምንም አሉ ያው እነሱን ይጠጣሉ። ቢያንስ እኔ ከዛ ውስጥ እንግዲህ ያው ቢያንስ እንኳን ግማሹን ብጠጣ ከአንድ ሊተር ማለት ነው ከዛ ግማሽ ሊተር ትምህርት ቤት እጠጣለሁ ማለት ነው። ከዛ እዚህ ስመጣ ደግሞ አንድ ሊትር ሃይላንድ አለችኝ በሷ ደግሞ እጠጣለሁ እሷን ቢያንስ አልጨርሳትም ብዙ ጊዜ አልጨርሳትም። ቢያንስ ወይ ከግማሽ በታች ምናምን ባደርጋት ነው። እና በቃ ቢያንስ በቀን አሁን ከትምህርት ያለ ሰዓት ከሰኞ እስከ አርብ ቢያንስ ከአንድ ሊትር እስከ አንድ ነጥብ አምስት ሊትር ልጠጣ እችላለሁ። እዚህ ቤት የምሆን ሰዓት ደግሞ ያው ከጠዋት ጀምሬ ስለሆነ ቤት የምሆን ሰዓት ቢያንስ እስከ ሁለት ሊትር ሁለት ሊትር እስከ ሁለት ነጥብ አምስት ሊትር መጠጣት እችላለሁ ማለት ነው። ውሃ እና ሌላው ደግሞ ሌላው ደግሞ ጾም ሰዓት ላይ ሲሆን አሁን ለምሳሌ ጾም ሲሆን። አሁን እስከ ስድስት ነው የምጾመው እና እኔ ያኔ ደግሞ ያው ትምህርት ቤት ውሃ ይዤ አልሄድም። ውሃ ይዤ አልሄድም እዚህ ቤት ስሆን ነው የምጠጣው እና እዚህ ስጠጣ ቢያንስ እዚህም ያው እስከ አንድ ሊትር ምናምን ልጠጣ እችላለሁ። እዚህ ከ እስከ አንድ ሊትር በቃ ቢያንስ በትልቁ አንድ ሊትር ልጠጣ እችላለሁ ማለት ነው። እና ያው እንደዛ ነው ምጠጣው እኔ የሚገርመው ነገር ያው ብዙ ጊዜ እኔ ማለቴ አሁን ቅርብስ ጊዜ ነው የጀመርኩት አንድ አመት ምናምን ቢሆነኝ ነው። እንጂ ውሃ ብዙ እንትን አልልም ነበር። አንደኛ ነገር አሁን ላይ የምጠቀመው ውሃ ይሄ ኖርማል ውሃ ነው። ማለትም ቀዝቃዛም ቀዝቃዛ ውሃ አልጠጣም በቃ የሆነ ፍሬሽ የሆነ ውሃ ነው። ከውጪ ማለት ነው ከውጪ ነው እንትን የምለው የምጠጣው። አሁን ላይ ድሮ ላይ ግን አንደኛ ነገር እንዲህ የራሴ ሃይላንድ አሁን በሃይላንድ ነው ይዤ የምዞረው ሃይላንድ አለኝ። በሱ እየቀዳውኝ ከቦኦምባ በዛ ነው እንትን የምለው ማለት ነው በዛ ነው የምጠጣው። ድሮ ላይ ሲነጻጸር ግን በስምም ድሮ ላይ የነበረው እንትን ነው አሁን ላይ ድሮ ላይ እንትን አይደለም ይሄ ምንድነው? አልጠጣም ነበር እንዲሁ አምናምን በቃ ምግብ ስበላ ነበር። ምግብ ስበላ አስታውሳለሁ። ምሳና እራት ላይ ጠዋት ላይ ሻይ ነው የምጠጣው። ደስ አይለኝም ጠዋት ላይ። ውሃ መጠጣት በቃ ምሳና ራት ላይ ነው ውሃ አስቀምጣለሁ እስከምበላ ድረስ አሁን ጠጣዋለሁ በቃ አለቀ ማለት ነው። ቀዝቃዛ ሆኖ ግን ብጠጣ አሁን ላይ ግን አሁን ላይ ምሳና እራት ላይ ነው ደግሞ ተገላቢጦሽ ነው አሁን ምሳና ራት ላይ ነው እንደውም አሁን ለውሃ አልጠጣም። መጥፎ ነው ለሆድ ሆድ ይነፋል ምናምን ስለምባል እንትን አይደለም ማለት ነው። ይሄ ምንድነው? ምሳና ራት ተጠይቆ ቁርስም እየበላው ቢሆን ቁርስ ላይ እንኳን ሻይ ስለምጠጣ ችግር የለውም። ግን ምሳና ራት ላይ እንትን አልልም ምንድነው ውሃ ምናምን አልጠጣም። አሁን ደግሞ የምጠጣው ውሃ ይሄ ፍሬሽ የሚባለው አለ ቀዝቃዛ ውሃ በቃ ምንም ቀዝቃዛ ቀዝቃዛ ነገር ትቻለሁ ማለት ነው። ማለት ይቻላል። አሁን በጣም እንትን አሪፍ ነው ለጤንነትም አንድም አሁን ውሃ በደንብ መጠጣት በዛም የተነሳ ነው። ውሃ በደንብ መጠጣት የጀመርኩት ድሮ ላይ እንደውም አሁን ላይ ትንሽ ቀንሼ ነው። ድሮ ላይ እንዲህ ቀኑን ሙሉ እንኳን ብጠጣ ቢያንስ እስከ ስንት ሊትር ትልቅ የሚባለው አለ እስከ ሶስት ነጥብ አምስት ሊተር በቀን ጠጥቻ አውቃለሁ። እስከ ሶስት ነጥብ አምስት ሊተር ትልቁ የሚባለው እሱ ነው። ትንሹ ደግሞ ያው ቢያንስ ቢያንስ እንኳን አንድ ሊትር እጠጣለሁ ቢያንስ በትንሹም ያው እስከ ከግማሽ ሊተር እስከ አንድ ሊትር በቃ ትንሹ ያ ነው። አብዛኛውን ጊዜ ቢያንስ እስከ አንድ ነጥብ አምስት ሊትር ነው። ያን ያኔ ትንሽ ቆይቶ እስከ ሁለት ሊትር ጠጣ ነበር አቬሬጅ ማለት ነው። ማዕከል አማካኝ እስከ ሁለት እጠጣ ነበር አሁን ላይ ትንሽ እየቀነስኩ እየቀነስኩ ነው የመጣሁት። ያው ሲበዛ መጥፎ ነው። አሁን ሶስት ነጥብ አምስት ብዙ አይመክርም። እንደ ምሰራም ስራ በጣም ስራ የሚሰራ ሰው ነው ምናምን እንደዛ መጣጣት ያለበት እኔ ግን ያው ብዙ የምሰራው ስራ የለም። ያው መንቀሳቀስ ምናምኑ ላይ ብዙ አይደሉም። አሁን አንዴ ብዙ የሚሰራ አይነት ስራ አልነበረም። እና በዛ ምክንያት እንትን ማለት አልቻልኩም። እንትን ብዙ ህዋ መጠጣትም መጥፎ ነው። እና ትንሽም መጠጣት መጥፎ ነው። በቃ ማዕከለኛው ላይ ለኮይት አለ

ወደ መናፈሻ ሁሌ ትቻለሁ ማለት ትቻለሁ ሙሉ ለሙሉ ትቻለሁ ማለት ይቻላል። ያው ድሮ ላይ ያለውን መናገር እችላለሁ ድሮ ላይ። ማለትም ቢያንስ ከስምንት ስምንተኛ የክፍል አካባቢ እያለሁ። ስምንተኛ ክፍል ክረምት ላይ እያለሁ በልሼ ነገር እና ወደ መናፈሻ እሄድ ነበር። እኔ ግን የምሄድበት ምክንያት እንትን ለመጠቀም ነበር ይሄ ኢንተርኔት ኢንተርኔት ለመጠቀም ነበር። ያው ፍሪ ዋይፋይ ስለነበር ያኔ። ያንን ለመጠቀም እንትን ነበር ያው ወደ መናፈሻ እሄድ ነበር። ያን ጊዜ ያው አሪፍ ነበር ቦታው ምናምን አየርም ጥሩ አየርም የነበረው ቦታ ነበር። በቃ እንደዛ ዝም ብዬ አንድ እንትን ለመጠቀም ፍሪ ዋይፋይ ስላለ ያን ለመጠቀም ወደዛ መናፈሻ ቦታ ብዙ ጊዜ አዘወትሬ እሄድ ነበር። በጣም በቃ የሆነ ስምንት አይደለም እንደውም ከሰባተኛ ክፍል ክረምት እስከ ስምንተኛ ክፍል ክረምት በቃ አንድ አመት ነው። የሄድኩበት ጊዜ እና በቃ አንዳንድ ጊዜ በየቀኑ ልሄድ ይችላል አንዳንድ ጊዜ በቀኑ ሁለት ጊዜ ራሱ የሚሄድበት ጊዜ ነበር። ብቻ በጣም ደስ የሚል ታይም ነበር ማሳለፍ ያው እኔ ዋናው ፎከሴ ያው ኢንተርኔት ለመጠቀም ነበር። ኢንተርኔት ነበር እና ዋይፋይ ፍሪ ዋይፋይ ነበር ያለህ መጠቀም ወደዛ መናፈሻ ቦታ እሄድ ነበር። ብዙ ጊዜ አንድ ጊዜ አዘው ትሬዳለሁ አንዳንዴ ጊዜ በተለይ ትምህርት ሰዓት ከሆነ ብዙም አይመቻችልኝም። አንደኛ ነገር ቲቶርም ነበረን ያ እንትን ማለት ነው። ማጠናከሪያ ክላስ ማጠናከሪያ ስምንተኛ ክፍል ስለነበርኩኝ መማር ነበረብኝ እንደ ውዴታም ሳይሆን እንደ ግዴታም አይደለም። እንደ ውዴታም መማር ነበረብኝ ያን ጊዜ እና ቤት የምገባው ቢያንስ እስከ ስንት ሰዓት ነበር እስከ አስራ አንድ ሰዓት ተኩል ምናምን ነበር። ልብሴንም እስኪያቀያየር ምናምን ያ ብዙ ታይም ስለማይኖረኝ ምናምን በቃ ስለምሽም እዛ ብሄድ ስለ እንደምሽብኝ ስለማውቅ። ብዙ ጊዜ ከሰኞ እስከ አርብ ባለው ቀናት ውስጥ ብዙ ጊዜ አልሄድም። ከሰኞ እስከ ሀሙስ ማለት ነው። ከአርብ ጀምሮ በ አምስት ቀናት ውስጥ እንደውም በደንብ አድርጌ የምሄደው። እስከ አርብ ቀናት ባሉት ጊዜ ውስጥ በደንብ አዛውትሬ ከአርብ እስከ እሁድ ባሉት ቀናት ውስጥ አዘውትሬ የሚሄድበት ጊዜ ነበር። በደንብ ነበር የምሄደው ያው እስከ ስንተ ክፍል እስከ ስምንተኛ ክፍል ክረምት ማለት ነው። እንደዛ በደንብ እሄድ ነበር እንትን ለማለት ነበር መምሄደ ደግሞ የሚገርመው ነገር ፊልሞች ምናምን ነበር ማወርደው። ብዙ ጊዜ ያን ሰሞን በተለይ ስምንተኛ ክፍል ክረምት ላይ ምናምን ስምንተኛ ክፍል ክረምት ሳይሆን ከምትሰጠው ያኔ ስምንተኛ ክፍል እያለው ፊልም እንኳን አላይም ነበር። ፊልም ብዛት እኔ ያኔ የማያችሁ ፊልሞች የኮሪያን ተከታታይ ፊልሞች ስለነበሩ ተከታታይ ፊልም ደግሞ ለማየት ክትምህርት ጋር ይጋጫል ታይምም አይበቃም። ምን ጊዜ አየዋለሁ በሳምንቱ ላይ ለራሱ ስለማላርቀው አያልቅም። ከሰኞ እስከ አረብ እንኳን ብዙም ደስ አይለኝም። ይሄ እንትን ላይ ለማየት እና ያው በደንብ አድርግ እኔ ፊልም ሲጀመር ማየት ስፈልግ በደንብ አድርግ ማየት ስለምፈልግ። ፊልም ማልቴ በቃ አካ ጥቅም ስለምፈልግ ቁንጫ አላርቄም ምናምን መየት አልወደምና። እዛ ጊዜ ፊልም አላይም ነበርና ምን ነበር የማደርገው? ከዛ ከመናፍሻ ቦታው ምንድነው የማደርገው? ከመዛ ከመናፍሻ ቦታ እንትን ነው የማደርገው። ዋይፋይ አለ ያ እዛ አውርጄ ፊልሞቹን ወደ ላፕቶፕ ነው ማስገብ ማለት ነው። ላፕቶፕ ወደ እነሱ የጫንኩኝ እጫንኩኝ ብዙ ፊልም አጠራቅሜ በጣም ብዙ ፊልም እና እንደዛ እንትን ነበረው ማለት ነው። ከዛ ክረምት መጣና ስምንተኛ ክፍል ክረምት እንኳን አየው ማለት ይከብደኛል እነዛን ፊልሞች። ብዙ አላየኋቸውም እነዛን ፊልሞች እና እንትን ላይ ነው በብዛት በደንብ ያየኋቸው። ያው በመናፈሻ ዋይፋይ ያወረድኩት ማለት ነው። በመናፈሻ እጅ ባወረድኩት ዋይፋይ ማለት ነው። ማስነበዛ ያ እነዛ ያወረድኳቸውን ፊልሞች ዘጠነኛ ክፍል ክረምት እያለሁ ነው ያየኋቸው። እንዛን ፊልሞች ማለት ነው እንትን ነው። እንደዛ ነው ያልኩት ስምንተኛ ክፍል ክረምት እንኳን ላየው ነበር። ግን በመሃል ብዙ ጌም ምናምን ነበር በደንብ የምጫወተው በዛ እንትን ነው የማደርገው። በዛ ጊዜ ጌም ምናምን ነበር የምንጫወተው እና ብዙ ፊልም የማየት እድል አልነበረኝም። ወደ መናፈሻ ቦታውም እንግዲህ በዛው ጊዜ ነው እንደውም። ትምህርትም ዘጠነኛ ክፍል ጋባሁኝ እና ትምህርትም ስራም ስለነበረብኝ በዛው አቁሜያለው በአንዳንድ ነገር ምክንያቱም።

እኔ እስካሁን እንግዲህ አንድ ሀገር ነው ለማየት ማለት አንድ ከተማ ነው። ለማየት የበቃሁት እኔ አዲስ አበባ ነው ወደ አዲስ አበባ ሁለት ቀን ሁለት ቀን ሁለት ቀን አይደለም። ስንት ቀለበል ለመስተለ ስንት ሶስት ቀን ነው። ወደ አዲስ አበባ ሶስት ጊዜ ማለት ነው ሶስት ጊዜ ጉዥ አውቃለሁ። አንዱን እዚህ ወደ አክስቴ ቤት ለመሄድ እዚህ እዛ እሷ አዲስ አበባ ነው የምትኖረው እና። ወደዛ እዛም ሄዳ ነበር ሁለቴ እሷ ነች። አንድ ጊዜ ደግሞ እንዲህ በትምህርት ቤት ጉዞ የስምንት ክፍል ላይ እያደል ስምንተ ክፍል ላይ እያደል ወደ ትምህርት ቤት ጉዞ እንትን ነው ይሄድን ነበር። እንጦጦ ፓርክ ሄደን ነበር እና እዛ ነበር ሙዚያ ያደረኩት። ከዛ አንደኛው ደግሞ ያው አስረኛ ክፍል ልይ እያለሁ የዛን ጊዜ ደግሞ አስር ላይ ሆኜ ምንድነው የረኩት? ደግሞ ወዴት ነው የሄድነው ጉዞው የታሰመው ወደ እንትን ነበር። ወደ አዲስ አበባ። ያኔም አዲስ አበባዬ አራት ጊዜ ነው የሄድኩት እንደው ወደ አዲስ አበባ እና አድዋ ሙዚየም ይባል ነበር በዛ ቦታ አዲስ አበባ። ያለን ጉበኝ ተብሎ ስላልተመቻቸልን የሆነ መጽሐፍ ቤት ነበር። ያን ነው የጎበኘነው ነው ጥልቅ የመጽሐፍ ቤት ነበር። ያን ነው ዝም ብለህ ጎብኝተህ ነው የወጣህ ነው ያንን ቦታ ማለት ነው። ከዛ ደግሞ ወደ ምሳል ለምሳ ደግሞ ቢሾፍቱ ነበረው መሄድ ቢሾፍቱ የሚባለውንም ቦታ ለአምባይት እንግዲህ በቅቻለሁ ማለት ነው። በዛን በጉዞ አማካኝነት እና ያው ከአክስቴ ጋር። በአዲስ አበባ በመሄድ ማለት ነው። እና እነዚህን እንግዲህ ሁለት ቦታዎች ነው በዋነነት አንደኛው አዲስ አበባ ነው። አንደኛው ቢሹፍት ነው ለዚህን ቦታዎች። ተጉዤባቸው ቀሉ አንድ ደግሞ ራሳቸው አሉ ግን ያው ቤተሰብ ሲነግረኝ ለጥርስ ህክምና። አሁን እኔ እዚህ አዳማረኝ አሰላ ነበርኩኝ። አሰላ ነበርኩኝ ከዛ የትውልድ ቦታ አሰላ እና እስከ ሰባት አመት ያሰለነበርኩኝ እና ያን ያሰለኘሁኝ ያለው። ለዛ ለእንትን ለህክምና ወደዚህ መጥቼ ነበር ወደ አዳማ። ለህክምና በቃ አሁን ላይ ያሉት እንኳን አዳማ ነው። ያው ያን ያሰለየለው የተጓዝኩት እንግዲህ አዳማ ነው ማለት ነው። እና በቃ ያን ሶስት ቦታ ምናምን ያህል በአጋጣሚም ቢሆን። እንደዚህ ሶስት ቦታዎችን መሄድሽ እያለ ማለት ነው እንግዲህ ያ ከዚህ በኋላም እንግዲህ። መጓዝ በሄድ ምናምን ለስ በተለይ ጉዞ ማድረግ የምፈልገው ቦታ አለ። ከዚህ ኢትዮጵያ ውስጥ ራሱ ማለት ነው ውጭ ሀገርም ስል። እዚህ በቃ የኢትዮጵያ ውስጥ ራሱ መሆን ድሬዳዋ ሀረሪ ምናምን እነዚህን ከእነዚህን ቦታዎች ጎበኛቸው ምናምን በጣም የምፈልጋቸው ቦታዎች ናቸው። እና እነዚህን ቦታዎችም መሄድ እፈልጋለሁ ማለት ነው።